ለበጎ አድራጎት እንግዲህ ሰርቼ አውቃለሁኝ እንግዲህ የተወሰነ ጊዜ ለበጎ አድራጎት ስራዎች ስሰራ ነበረ በዚህም ጊዜ እንግዲህ የተለያዩ ሀላፊነቶች ተሰጠውን እነዛን ሀላፊነቶች ለመወጣት ጥረት ስናደርግ ቆይተናል ማለት ነው። ማህበሮች ነበሩን በነዛ ማህበሮች በኩል። የተለያዩ የአረጋዊያን ቤት ማደስ እና መሰል ነገሮችን ስናደርግ የነበረበት ሁኔታ አለ በዛ ሰዓት እንግዲህ ጥሩ የአእምሮ እርካታ አለው። በነገራችን ላይ ይህን ነገር ማድረግ ቆንጆ የሚባል የአእምሮ እርካታ ይሰጣል። ስለዚህ አሪፍና ቆንጆ የሚባል ነበር ማለት ይቻላል

በፍጥነት መተየብ አልችልም ምክንያቱም እንግዲህ ፍጥነት የለኝም አሁን እየጻፍኩ ያለሁትኝ በጣም ትንንሽ እና ጥቃቅን ነገሮችን ነው ቶሎ ቶሎ የምጽፍበት አጋጣሚ ስለሌለ። አሁን ላይ በፍጥነት መተየብ በፍጹም አልችልም ብየ መናገር እችላለሁ በመጠኑ ብቻ ነው። አሁን ላይ እየቻልኩ ያለሁትኝ እንግዲህ በፍጥነት ለመተየብ ረጅም ጊዜ ልምድ ይጠይቃል ብዬ አስባለሁ። በጣም ብዙ ዶክመንቶች የሚጻፉ ጽሁፎች የሚተየቡ ነገሩ ሲኖሩ። እና በብዛት ረ ለረጅም ጊዜ በምተይብበት ሰዓት እንግዲህ ልምድ ይኖረኛል ብዬ አስባለሁ። አሁን ላይ ግን በፍጹም አልችልም

ልብሶችን እንግዲህ በእጆች ነው ማጥበው በራሴ እጄ ነው የማጥበው ማለት ነው የተለያዩ ነገሮችን እጠቀማለሁ። ቁሳቁሶች ጀምሮ ሳሙናዎችን ኦሞዎችን እጄን እና ውሃ ተጠቅሜ ነው እንግዲህ በእጄ የማጣው። ለተወሰነ ጊዜ በማሽን ያጠብቁበት አጋጣሚ ነበረ አሁን ላይ ግን እንግዲህ እያጠብኩ ያለሁት በእጆቼ ነው ማለት ነው። እንግዲህ ከጽዳት አንፃር ካየነው የቆሸሸ ፓርቶችን በሙሉ በእጆቼ ሳጥባቸው የተሻለ እና የተለየ ምቾት ይሰጠኛል። እውነቱን ለመናገር ግን በማሽን ታጥቦ ይጸዳል ወይም ደግሞ ይጠቅማል የሚል ግምት ብዙ ጊዜ የለኝም።

አቧራ እንግዲህ በጣም መሰረታዊ ችግር የሚባል ነገር ነው ያለው። በእኔ ላይ በጣም ብዙ ችግር ይፈጥርብኛል። እንግዲህ አቧራ እንደሚታወቀው ለብዙ ሰዎች ችግር ነው ብዬ አስባለሁ። በተለይ ለኔ ግን ከመተንፈሻ አካላት ጋር በተያያዘ በጣም ብዙ ችግር ነው ያለብኝ። ያስነጥሰኛል፣ ሌሎችም ሌሎችም ነገሮች ይፈጥርብኛል። ወዲያውኑ ቀጥታ ወደ ጉንፋን የሚቀየርበት አጋጣሚ ሁሉ ነው ያለው። ስለዚህ እንደ አጠቃላይ አቧራ በጣም ለኔ አስቸጋሪ ሁኔታ ነው ብዬ ነው የማምነው። አፍንጫዬ ይታፈናል እና ሌሎች ሌሎች ነገሮችም የደርሱብኛል አቧራ በሚገጥመኝ ሰዓት

የለፍ ቃሌን እጠብቃለሁ እንግዲህ የለፍ ቃሌን የምጠብቅበት የራሴ ምክንያት አለኝ ማለት ነው። እንግዲህ እነዚህን የለፍ ቃል በምጠብቅበት ሰዓት የተለየ ጥቅም እንደማገኝ አምናለሁ። ለምን የሚባል እንግዲህ የለፍ ቃል መጠበቅ መሰረታዊ ጥቅም አለው ብዬ አስባለሁኝ። እያንዳንዱን ነገር እንግዲህ በይለፍ ቃሎቻችን በኩል የሚያልፍ ነው እያንዳንዱ ነገር እንግዲህ ለምሳሌ ግብይት ልንፈጽም ሊሆን ይችላል። የኢሜሎቻችን የለፍ ቃሎች እና መሰል ነገሮች እነዚህ በሙሉ ተጠብቀው መያዝ እንዳለባቸው አምናለሁ። ስለዚህ እኔም በደንብ ነው የምጠብቀው ማለት ነው

የቀረ ምግብ አልበላም፤ እንግዲህ ምንም አይነት የቀረ ምግብ በልቼ አላውቅም ብዬ መናገር እችላለሁ። ምክንያቱም አይነት ምግብ በምበላበት በምመገብበት ሰዓት እንግዲህ በጣም ብዙ አይነት የጤና እክል እንደሚገጥመኝ አውቃለሁ። እና እንደዚህ አይነት ነገሮችን ከመፍራት አንፃር ምንም አይነት ምግብ በልቼ አላውቅም። እንዲያውም የቀረ ብች አይደለም፣ ቶሎ ያልተዘጋጀ አይነት ምግብ ከሆነ ወይም በትኩሱ ካልሆነ በእኔ ላይ የሚያመጣውን ችግር አውቀዋለሁኝ። ስለዚህ በዚህ ምክንያት ምንም አይነት የቀረ ምግብ ብዙ ጊዜ አልመገብም ማለት ነው።

የአትክልት ስራ እንግዲህ አሁን ላይ ምንም አይነት የአትክልት ስራ እያደረኩኝ አይደለም ምክንያቱም በቂ የሚባል ቦታ የለኝም። እንግዲህ የትክልት ማትከልም በጣም ነው የምወደው አትክልት ስራ አጠቃላይ በጣም የሚመቸኝና የምወደው ስራ ነው። ነገሮችን እና አትክልቶችን የምንከባከብ በጣም የምወደው ነገር ነበረ። አሁን ላይ ግን ምንም አይነት ቦታ ስለሌለኝ እንደዚህ አይነት ነገር ለማድረግ ሁኔታ ማግኘት አልቻልኩም። በዚህ ምክንያት እንግዲህ አሁን ላይ ምንም አይነት የአትክልት ስራ እየሰራሁኝ አይደለም አትክልቶችንም እንዲሁ እየተንከባከብኩ አይደለም። እየተከልኩም አይደለም ብዬ መናገር እችላለሁ

የስራ ጊዜ በፈረቃ የሚሰራ ስራ ነው እየሰራሁ ያለሁትኝ ምናልባትም እንግዲህ በትክክል እና በቋሚነት ወይም በትክክለኛው አነጋገር ለመናገር ያክል። ሶስት ቀን አይሚን ሁለት ቀን ከሰራው በኋላ አንድ ቀን እረፍት ወይም ደግሞ አስራ ሁለት ሰዓት ስራ ሃያ አራት ሰዓት እረፍት አይነት ስራ ነው። እንግዲህ እየሰራሁ ያለሁት እኛ አሁን ላይ። እንግዲህ በዚህ ደስተኛ ነው ወይ? ከተባለ ደስተኛ አይደለሁም ብቻ ግን የስራ ሁኔታዬ እንግዲህ በዚህ መልኩ ሊገለጽ የሚችል አይነት የስራ ሁኔታ ነው ያለኝ ማለት ነው

እንግዲህ እኔ ወደ ተለያየ ቦታ ተጉዤ አውቃለሁኝ እዚሁ ከሀገር ውስጥ ማለት ነው የተለያዩ ቦታዎችን ተንቀሳቅሼ ለማየት ሞክሬያለሁ ዋና ከተማችን አዲስ አበባን ጨምሮ ሌሎች ከተሞችን ለማየት ሞክሬያለሁ ከሀገር ውጪ ደሞ። ታይላንድን እና ማይናማር ሚባሉ ሀገሮችን እንዲሁ ለማየት ሞክሬያለሁኝ። እንግዲህ የሄድኩት በስራ ጉዳይ ነው። በርግጥ ግን እንግዲህ አሪፍ ነገር እንደሆነ። አይቻለሁኝ የተወሰነ ለውጥ እንዳለም እንዲሁ ተገንዝቤያለሁ ማለት ነው። ስለዚህ እነዚህን ቦታዎች ለማየት ሞክሬያለሁ በተቻለኝ መጠን።

የዝናብ ውሃ እሰበስባለሁ እንግዲህ አልፎ አልፎ አስፈላጊ በሚሆንበት ሰዓት የዝናብ ውሃን የምሰበስብበት አጋጣሚ አለ። ምክንያቱም እንግዲህ የሀገራችን የውሃ ሁኔታ ይታወቃል የመጠጥ ውሃ እጥረት እንዳለም እንዲሁ ይታወቃል በተገናኘ ከተሞች ላይ በጣም አስቸጋሪ ሁኔታ እንዳለም እንዲሁ የተረጋገጠ ነገር ነው። ስለዚህ ይሄንን ክፍተት ለመሙላት በክረምት ወራት የውሃ የዝናብ ውሃን የማጠራቀም ልምዱ አለኝ ማለት ነው። ይሄንን በማድረግም እንግዲህ የውሃ ፍላጎቴን አርካለሁ ማለት ነው። ይሄን ነው የሚመስለው